ቃሌን በጣም በአግባቡ ነው የምጠብቀው ምክንያቱም ያው ቃል መጠበቅ የትልቅነት ምልክት ስለሆነ የሰው ልጅ ቃሉን ሲጠብቅ። ሌላም ሰው ጋር ታማኝነት እያተረፈ ታማኝነትን እያገኘ ስለሚሄድ። ለስራም እጅግ በጣም አስፈላጊና ቁምነገረኛ ሰው ስለሚያደርግ ቃሌን እጠብቃለሁ

የሽያጭ ግቦች አሉኝ። ምክንያቱም ሽያጭ እጅግ በጣም አስፈላጊ ሰው አስፈላጊ ነገር ነው ለሰው ልጅ ሀብት ማፍሪያ መንገድ እና ሀብትን መገንቢያ መንገድ ስለሆነ የሽያጭ ግቦች አሉኝ። ለምሳሌ በዚህ አመት አጠቃላይ ያለኝን ክህሎት ለመሸጥ ግብ አለኝ።

በትምህርት ቤት ኬሚስትሪ ትምህርት እጅግ በጣም እወዳለሁ ምክንያቱም ኬሚስትሪ አጠቃላይ የትምህርቱ ሂደት ያዝናናኛል ደስ ይለኛል። እና ሂሳብም በመቀጠል ከኬሚስትሪ ቀጥሎ ሂሳብም በጣም የምወደው የትምህርት ዘርፍ ነው። በሁለቱ በጣም እጅግ ያዝናኑኛል በጣም እዝናናባችኋለሁ እወዳችኋለሁ

እጅግ በጣም የምወደው የስፖርት አይነት የጠረጴዛ ቴኒስ ነው እጅግ በጣም ደስ ይለኛል ያዝናናኛል። አጠቃላይ ስጫወተው፣ እንቅስቃሴዎቹ፣ ኳሷን ስትመጣና ስትሄድ መመለስ እና አጠቃላይ ያሉትን ሂደት እዝናናበታለሁ ያዝናናኛል ጠረጴዛ ቴኒስ እወዳለሁ። እጅግ በጣም

መንዳት አልችልም ምክንያቱም መንጃ ፍቃድም የለኝም መንዳት አልተለማመድኩም። ስለዚህ መኪና መንዳት አልችልም። ያው ነገር ግን አያለሁ ሲነዱ ምናምን አያለሁ ያለውን አንድአንድ ሂደቶቹን አንድአንድ ማስነሳቱ ምናምን የተወሰነ ሰዎች ሲያደርጉት አያለሁ። እንጂ እኔ በራሴ ግን መንዳት እችላለሁ ብዬ ደፍሬ ለመናገር አልችልም

ስልኬን በቀን ሁለት ጊዜ እሞላለሁ። በአብዛኛው ጊዜ ኦንላይን ስራ ስለምሰራበት ምናልባት በጣም ቻርጅ ስለሚጨርስብኝ በጣም እንደየሁኔታው ነው ስለዚህ በቀን ሁለቴ እሞላለሁ ምክንያቱም ስልኩም አሪፍ ስልክ ነው ሳምሰንግ ጋላክሲ ኤዜሮ አምስት ነው ስለዚህ ባትሪ በጣም ስለሚቆጥብ በቀን ሁለቴ እሞላለሁ።

የኔ ስራ ያው የኦንላይን ስራ ነው ስለዚህ ስራ የትንሽ አደካሚ ነው ማለት ይቻላል። ምክንያቱም ትኩረት ይፈልጋል፣ ጊዜ መስጠት ይፈልጋል፣ ቁጭ ብሎ ለረጅም ሰዓት ኮምፒውተር ላይ ወይም ስልክ ላይ ቁጭ ብሎ ማሳለፍን ይፈልጋል ስለዚህ በትኩረትና በጥሞና ነገሮችን መስራትና ወይም በቀጣይነት በትዕግስት መስራት ስለሚጠይቅ ትንሽ አድካሚ ነው። ብዬ አምናለሁ

የምወደው መተግበሪያ ዩቲዩብ ነው። ዩቲዩብ በጣም እወደዋለሁ ምክንያቱም ብዙ ትምህርታዊ የሆኑ ነገሮችን አገኝበታለሁ አንዳንድ በጣም ለህይወቴ የምፈልጋቸውንና የሚያስፈልጉኝን የምጠቀምባቸውን ነገር ዩቲዩብ ላይ ነው ሰርች የማደርገው ዩቲዩብ እና በመቀጠል ጉግል እወዳችኋለሁ

ከቤት እቃዎች ውስጥ እንግዲህ ያው ሁሉንም ነገር እጠቀማለሁ ማለት ይቻላል ብርጭቆ ብረድስት፣ ጭልፋ፣ ሳህን ምክንያቱም ላጤ ነኝ ስለዚህ ምግብ የማበስለው ለራሴ ነው ራሴን ችዬ ምግብ ስለማበስል ለማበሰል የግዴታ እነዚህን ነገሮች መጠቀም ይኖርብኛል ስለዚህ ብዙ ናቸው ሁሉንም እጠቀማቸዋለሁ።

የቀን መቁጠሪያ ብዙ ጊዜ አልጠቀምም ምክንያቱም ያው ቋሚ የሆነ እንትን አለኝ ቋሚ የሆነ ልምድ ወይም የምኖርበት የህይወት ልምድና ፕሮግራሞች ስላሉኝ። በዛ ተነስቼ ያው በቃ የማደርገውን ነገር አውቃለሁ ጠዋት ተነስቼ ምን ምን እንደማደርግ ስለማውቅ ብዙም የቀን መቁጠሪያ አልተጠቀመም።

አዎ እንግዲህ በጣም የምወደው መጠጥ እኔ ውሃ ነው። ውሃ የሃይላንድ ውሃ ወይም ውሃ እጅግ በጣም እወዳለሁ። ምክንያቱም የተለያዩ አልኮሎች ምናምን አልጠጣም። እና ሌሎች ነገሮችን አልጠቀምም። ስለዚህ ውሃ እጅግ የምጠጣው ነው ለጤናማ አሪፍ ነው። ውሃ መጠጣት እጅግ በጣም ይጠቅማል ኩላሊትን ያጸዳል አጠቃላይ የሰውነትን ባላንስ በጣም ያስተካክላል። እና ውሃ በጣም እጠጣለሁ እወዳለሁ

መጻፍ የምወደው በብእር ነው ምክንያቱም አብዛኛው ጊዜ ያው ጽሁፍ የሚጻፈው በብእር ነው ስለዚህ በብእር ነው መጻፍ የምወደው። ነገር ግን ያው እንደየ ሁኔታው እንደየ ጽሁፉ ሁኔታ ነው። ለምሳሌ ሥዕላ ስዕሎች ነገር እንደዚህ ስሳሳት የማጠፋቸው ነገሮች ከሆኑ በእርሳስም እጽፋለሁ በእርሳስም እጠቀማለሁ። ነገር ግን በዋነኝነት ጽሁፍ ላይ ብእር ነው የምትጠቀመው

በመሬት ላይ መቀመጥ ታመቻቸህ? አዎ በመሬት ላይ መቀመጥ ይመቸኛል እወዳለሁ ምክንያቱም ከመሬት ጋር ከተፈጥሮ ጋር ቀጥታ መገናኘት ስለሆነ ነው። ተፈጥሮ መሬት ማለት አፈር ነው እንግዲህ አፈሩ ደግሞ ተፈጥሮ ነው ያ ተፈጥሮ ቀጥታ ከአፈሩ ጋር ከተፈጥሮ ጋር ከመሬት ጋራ ስንገናኝ እንግዲህ እጅግ በጣም ደስ ይላል አሪፍ ነው ውስጣችን ያለው። አሉታዊ ሀሳብና አሉታዊ ነገር በዛ በመሬት በተፈጥሮ ምክንያት እንትን ይሆናል ወይም ደግሞ ይጠፋል ስለዚህ። ራሳችንን በተፈጥሮአዊ መንገድ ማከም እንችላለን መሬት ላይ በመቀመጥ መሬት ላይ በመተኛት እንዲህ እንዲህ አይነት ነገሮችን በማድረግ ቀጥታ ከመሬት ጋራ ራሳችንን በማገናኘት እና በመቀመጥ ራሳችንን ለማከምም ይረዳል። የባህላዊ ባህላዊ ህክምና ዘዴም ቢሆን ሆኖ ያገለግላል መሬት ላይ መቀመጥ ማለት ነው። እና ሰውነትን ለማፍታታት ሰፊ ቦታ በቀረ ዘና ብሎ ለመቀመጥም እጅግ በጣም ይረዳል።

ሳንደል ትለብሳለህ? አዎ ሳንደል እለብሳለሁ አረጋለሁ ሳንደል በአማርኛ ነጠላ ጫማ ነው ሚባለው ስለዚህ ሳንደል እለብሳለሁ አዎ አደርጋለሁ ምክንያቱም በተለይ ቤት ውስጥ ስሆን ቤት ውስጥ እንዲህ ስሆን ወደ ውጭ ካልወጣሁኝ ቀለል ስለሚለኝ ሳንደል ነው የማደርገው ሳንደል በማድረግ ወዲያ ወዲህ እሄዳለሁ አንደኛ እግሬ አየር ያገኛል በደንብ ስለዚህ በደንብ አየር ስለሚያገኝ እንደ ልቤ መራመድ እችላለሁ ሙቀት እና የተለያየ ወበቅ ስለማይኖረው ሳንደል በደንብ ስለሚናፈስበት አየሩ በዛ ረገድ እሱን እያረኩኝ ሳንደል እለብሳለው ቤት ውስጥ ማለት ነው ቤት ውስጥ ስሆን ወደ ውጪ ከወጣሁኝ ግን አለብስም በተለይ አብዛኛውን ቀን እሁድ እሁድ ሳንደለን አደርጋለሁ ምክንያቱም እሁድ እሁድ ያው ስራም የለም ቤት ነው ምውለው ስለዚህ ቤት ውስጥ በምውልበት ጊዜ ሳንድል በማድረግ ራሴን አፍታታለሁኝ አዝናናለሁኝ ማለት ነው ቤት ውስጥ ሆኜ

ከአለቃህ ጋር ግንኙነትህ እንዴት ነው? አዎ እጅግ በጣም ጥሩ ነው ከአለቃዬ ጋር በጣም ጥሩ ግንኙነት ነው ያለኝ። ምክንያቱም አለቃዬ የሚያዘኝን ነገር ያው እኔም ታዛዥ ሆኜ በታዛዥነት እሰራለሁ። እሱም ደግሞ ታዛዥነቴን አይቶ ስራ በአግባቡ እንደምሰራና በስራ ላይ ወደኋላ እንደማልልና እንደማለግም ስለሚያውቅ እሱም ያከብረኛል እኔም ደግሞ እንደ አለቅነቱ አከብረዋለሁ። ስለዚህ በስራ ዙሪያ ከአለቃዬ ጋር በመከባበርና በመነጋገር በመደማመጥ በመረዳዳት ነው ስራችንን የምንሰራው ማለት ነው። ስራ እንዳይበደል ብቻ ነው እንጂ ሌላ ምንም ችግር እና ምንም ሌላ ምንም ችግር የለብንም። በመሃላችን ስራ ግን እንዳይበደል ያገናኘን ስራና ስራ እስከሆነ ድረስ። ስራዬን እኔም በአግባቡ እሰራለሁ እሱም ስራውን በአግባቡ ይሰራል። ስለዚህ ማለት እሱን በአግባቡ ያሰራኛል እኔም በአግባቡ እሰራለሁ። ከዛ ውጪ ግን ስራን መበደል የለበትም ያው ሁለታችንም ስራ መበደል የለብንም። ስራ ነው ዋናው አለቃ ትልቁ አለቃ ስራ ነው ከስራ ቀጥሎ ነው። የነ መከባበር ያለው ማለት ነው እና ከአለቃዬ ጋር ግንኙነታችን እጅግ በጣም ጥሩና አሪፍ ነው

ምግብህን ለሌሎች ማካፈል ትወዳለህ በጣም አሪፍ ነው አዎ በጣም ነው የማካፍለው ያው ምግብ እንግዲህ አብሮ ሲበሉት ነው ደስ የሚለው እና ለምግቤን እኔ ለሌሎች በማካፈል አምናለሁ አካፍላለሁ ለሌሎች ሳካፍልም ደስ እያለኝ ነው የማካፍለው እወዳለሁ እና ያለውን ነገር አብረን ተግ መቃመስ አብረን መብላት ነው ሚሻለው ብዬ አምናለሁ ምክንያቱም የሰው ልጅ ምግብ የበሰለ ምግብ አይከለከለም ይባላል ስለዚህ የበሰለ ነገር አይከለከልም ምክንያቱም ከበሰለ በኋላ ካልተበላ ያ ነገር ይሸታል ያልበሰለ ጥሬ መከልከል ይሻላል የበሰለ ጥሬ የበሰለ ነገር ከመከልከል ያልበሰለ ነገር መከልከል ይሻላል ያልበሰለ ነገር ይቆያል ይሸጣልም ቢሸጥም ዋጋ አለው ቢቀመጥም ደሞ ይቆያል የበሰለ ነገር ግን አይሸጥምም እንደገና ደሞ ቢቀመጥም ደሞ አያድርም ይቆይ አይቆይም ይሸ ይይ ይበላሻል ይለወጣል ስለዚህ ይጣላል ማለት ነው። ስለዚህ አብሮ መብላቱ አብሮ መቃመሱ ጥሩ ነው። ፍቅሩ ይከ ያጠግባል ከምንም በላይ አብሮ የበሉት ነገር በጣም እርካታ አለው ደስ ይላልና ደስ ይላል እና ያለኝን ምግቤን ለሌሎች ማካፈል እወዳለሁ እኔ በግሌ

በገበያ ዋጋ መደራደር ትችላለህ? እውነት ለመናገር ገበያ አልችልም ገበያ መደራደር አልችልም እኔ በጣም ሰነፍ ነኝ ገበያ መደራደር ላይ በጣም አፍራለሁ። ዋጋ መደራደር መከራከር እና ይደክመኛል በቃ ዋጋ መጨቃጨቅና መከራከር አልችልም። እና ገበያ ላይ እጅግ በጣም ገበያ መደራደር ላይ ችግር አለብኝ በቃ ዋጋ መደራደር አልችልም ከሚባሉት ሰዎች ውስጥ አንዱ ነኝ እና በጣም ርካሽ የሆነ እቃ በውድ ዋጋ ገዝቼ የምገባበት ጊዜ አለ እና ሰው ምን ሆነህ ነው ምን ነካህ እንደ በዚህ ዋጋ እንዴት ትገዛለህ ይሄንን እቃ ይለኛል ይታዘ በጣም ሰዎች በጣም ይነግሩኛል እንደማልችል ዋጋ መንደራደር ዋጋ መስጠት አልችልም ሌላው ሰው ግን ዋጋ ሲሰጥ በጣም በግማሽ ቆርጦ ነው ግማሹን ቆርጦ ነው ስር ነው ዋጋ የሚሰጠው እኔ ዋጋ መስጠት ላይ በጣም ሰነፍ ነኝ እና በቃ አልችልም ገበያ መደራደር አልችልም ዋጋ መደራደር በጣም ርካሽ እቃ በውድ ነገር በውድ ዋጋ ገዝቼ የምገባበት ጊዜ አለ

መዋኘት ትችላለህ? አዎ መዋኘት እችላለው። በመጠኑ ብዙም በጣም በጣም ጥሩ ዋናተኛ ምባል አይደለሁም ግን ውሃ ውስጥ ገብቼ ቢያንስ አልሰጥምም እዋኛለው እንደፋደፋለሁ ስለዚህ ዋኝቼ እወጣለሁ ማለት ነው ከውሃ ውስጥ መውጣት እችላለሁ ዋኝቼ አልሰጥምም ቢያንስ ውሃ ውስጥ ገብቼ ግን በጣም በጣም የረቀቀ ወይም ልምድ ያለው ዋናተኛ መባል አልችልም የተለያዩ የዋና አይነቶች አሉ ያው እንደሚታወቀው በወገብ የሚዋኝ ዋና አለ እንደገና ሰምጦ ወደ ውስጥ ሰምጦ ስውር የሚባል ዋና አለ፣ ወደ ታች ወደ ውስጥ ሰምጦ ሳይታዩ የሚዋኙ ዋና አለ፣ ከላይ ደግሞ ወደፊት የሚዋኙ በፊት እጅ የሚዋኝ ዋና አለ ብዙ አይነቶች ዋና አሉ እኔ ከእነዛ እንግዲህ በእጅ ወደፊት ከሚዋኙት ዋናዎች አንዱን እሱን በተወሰነ መልኩ እችላለሁ ዋኛለሁ በጣም ግን ዋናተኛ የምባልም ሰው አይደለሁም ውሃ ግን አልሰጥምም ውሃ ውስጥ ገብቼ ያው ልጅ እያለን እንግዲህ አብዛኛው ጊዜ ውሃ ወንዝ ገጠር የገጠር ልጅ እንደመሆኔ ወንዝ ነው ለመዋኘት እምኔደው ወንዝ ለመዋኘት ስንሄድ አንድ ጊዜ አንድ ልጅ ወንዝ ውስጥ ቀረና ባህር ነበረ ለካ አላወቀም ገብቶ ዋኛለው ሲል ውስጥ ገብቶ ሰጥሞ ቀረና እና ያኔ በቃ ሞተ ያ ልጅ ልጅ ነበረና ልጁም ከዛ በኋላ ቤተሰቦቻችን ወደ ውሃ ወንዝ ስንሄድ ይገርፉናል በጣም ውሃ እንድንዋኝ አይፈልጉም በተለይ እናቶቻችን ይገርፉናል እናቴ እኔ ወደ ውሃ ወደ ወንዝ እንድሄድ እንድወርድ አትፈልግም ለዋና ስለምትመታኝ ስለምትገርፈኝ ወደ ወንዝ ብዙ ለመዋኘት አልሄድም ገጠር ላይ እንደ ከተማ የመዋኛ ገንዳ የለም ወንዝ ነው ስለዚህ ያ ነገር ስለሚከለክሉን ዋና በደንብ ለመልመድ እድሉን አላገኘንም ነገር ግን ከተማ ውስጥ አሁን የተለያዩ መናፈሻዎች ላይ ሆቴሎች ላይ ቅንጡ ቅንጡ የሆኑ የመዋኛ ገንዳዎች አሉና ዋና ደግሞ በትክክልም ደግሞ ሰው ተቀጥሮ የሚያለማምዱ እንደ ስፖርትም የሚሰራ ስራ ስለሆነ እንደ ስፖርት ዘርፍም የሚሰራ ስራ ስለሆነ አሁን ወደ ከተማ ውስጥ በደንብ የከተማ ልጆች በደንብ ይችላሉ ዋና ምክንያቱም ብዙ ነገር ኢንቨስት ተደርጎ ብዙ ነገር ጊዜን፣ ጉልበትን፣ አቅምን፣ ገንዘብን ከፍሎ የሚሰራ ስራ ነው ክብደት ለመቀነስም እንደገና ስፖርታዊ እንቅስቃሴም ከመሆኑ አንፃር ለመዝናናትም በየሬስቶራንቱ በየመናፈሻው ስላለ መዋኛ ገንዳ አሁን ላይ ዋና በጣም ለመቻል ቀላል ነው ብዬ አምናለሁ እኔ ግን በግሌ በመጠኑ ነው ዋና የምችለው

የምትወደው መጠጥ ምንድነው? እንግዲህ እኔ በጣም የምወደው መጠጥ ውሃ ነው ምክንያቱም ውሃ ያው እንደሚታወቀው ለጤና እጅግ በጣም ጠቃሚ ነው። ውሃ በጣም ሰውነታችንን ወይም ኩላሊታችንን ከዚህ ከጉሮሮአችን ጀምሮ ያለውን ከውስጣችን ከአፋችን ከምላሳችን ጀምሮ ያለውን በጉሮሮአችን ውስጥ አድርጎ እስከታችኛው ጨጓራችንን ኩላሊታችንን አንጀታችንን ሙሉ የሚያጸዳ እጅግ በጣም ወሳኝ የሆነ መጠጥ ነው ውሃ ተፈጥሮአዊ ውሃ እጅግ በጣም አሪፍ ነው እሱን ውሃ በጣም እወዳለሁኝ። እሽግ ውሃ ማለት ነው የሃይላንድ ውሃ እጅግ በጣም ደስ ይለኛል። እና ያው ውሃ በጣም ለጤና ጠቃሚ ነው ላብን በመተካት ረገድ የሰውነትን ባላንስ ወይም የሰውነትን ሚዛን በማስተካከል ረገድ እንደገና ደግሞ እንትንን ወይም የምግብ መፈጨትን ጨጓራ ውስጥ ያለውን የምግብ መፈጨትን ከማሳለጥ አንፃር እንደገና ኩላሊትን የተለያዩ አንጀትን ጨጓራን ከማጠብና ከማጽዳት የሰውነትን ቆሻሻ የህኑ መርዛማ የሆኑ ነገሮችን ከማጽዳት አንፃር ከማጽዳት ረገድ አጠቃላይ ደግሞ የሚወጣውን ላብ በላብ መልክ ከሰውነታችሁን ውስጥ የሚወጣውን ውሃ በመተካትና ውስጣችንን በማረስረስ ረገድ እጅግ በጣም ትልቅ ይህ ነው የማይባል ጠቀሜታ አለው። ስለዚህ ውሃ እንግዲህ እጅግ በጣም ጠቃሚ ነው ለሰው ልጅ። መጠጥ ብዙም አልወድም ውሃ ነው የምጠቀመው እኔ እጅግ በጣም ማራኪ ነው ደስ ይላል ውሃ ስጠጣ ያረካኛል ውስጤንም ያረሰረሰኛል። ተፈጥሮአዊ ስለሆነ ሌላ ግን አሁን እንደ አልኮል ምናምን ነገሮች ከጠጣሁኝ ግን እነዛ ነገሮች ውስጤን በማግስቱ ይረብሹኛል ውስጤን በጣም ያቃጥለኛል ያመኛል ግን ውሃ ግን ጤና ነው የሚሰጠኝ ማለት ነው። ስለዚህ ከምወዳቸው መጠጦች ውስጥ ውሃ አንዱ ነው

ልብሶችህ በስርዓት የተቀመጡ ናቸው? እንግዲህ እኔ እውነት ለመናገር ላጤ ነኝ ሚስት የለኝም። ስለዚህ ልብሶቼን ያው በርግጥ አጥባለሁ። ግን እንዲህ አንዳንድ ጊዜ መዝረክረኮች አሉ። ያው በስነ ስርዓት ላይተኮስ ይችላል። በስነ ስርዓት ታጥፎ ተሰድሮ በትክክል ቁም ሳጥን ውስጥ ላይቀመጥ ይችላል። ያው እንግዲህ የላጤ ኑሮ ይታወቃል እንደ እንደ ሁኔታው ነው የሚያስጨንቅ ነገር የለም። ስለዚህ ብዙም ልብሶቼ በዛ ልክ በጣም በስርዓት ተሰድረውና ተስተካክለው የተቀመጡ አይደሉም። ነገር ግን በተቻለ መጠን ራሴን ማኔጅ ለማድረግ እና ለማስተዳደር እሞክራለሁ እያደረኩም ነው። አልጋዬን አነጥፋለሁ ልብሴንም ያው በአግባቡ አስቀምጠዋለሁ አጥባለሁ በጣም ግን በተስተካከለ መልኩና በተደራጀ መልኩ የተቀመጠ አይደለም ልብሴ። ምክንያቱም ላጤም ስለሆንኩ ነው። ለዛ ነው እና ልብሶቼ በስርዓት የተቀመጡ አደሉም

መዝገቦችን ታስቀምጣለህ አዎ በጣም ነው የማስቀምጠው። መዝገቦችን የተለያዩ የኔን መረጃዎች ከልጅነት ጀምሮ የተማርኩባቸውን የትምህርት መረጃና ማስረጃዎች በተለያየ ተቋማቶችም ያገኘኋቸውን የተሸለምኳቸውን መረጃዎች እንዲሁም ደግሞ በተለያየ አጫጭር ስልጠናዎችን የወሰድኩባቸውን መረጃዎችንም በብዙ መንገድ ያገኘኋቸውን መረጃዎችንም ፎቶግራፍ ፎቶግራፎችንም ሁሉን ነገር ያው በአንድ በአንድ ቋት ወይም በአንድ መረጃ አስቀምጫለሁ። በ እንትንም በወረቀትም አስአለኝ እንደገና ደግሞ በጉግል ዶክመንት ወይም ጉግል ዶክ ላይም እነዛን ነገሮች አስቀምጫለሁ ማለት ነው። አሉኝ ሁሉም መዝገቦቼ ወይም ሁሉም መዝገቦቼን አስቀምጫለሁ መረጃና ማስረጃዎቼን አስቀምጫለሁ ማለት ነው። እንደገና ጎግል ፎቶ ላይም ሁሉንም ነገር አስቀምጫለሁ ማስረጃዎቼና መረጃዎቼ መዝገቦቼ እዛ ላይ አሉ ማለት ነው።

ማሰላሰል ታደርጋለህ? አዎ በጣም ነው የማደርገው ማሰላሰል በተለይም ብቻዬን ስሆን በጣም በብቸኝነት ሰዓት ላይ ያለሁኝ በጣም ብዙ ረጅም የሆነ የጥሞና ጊዜ ወስጄ አሰላስላለሁ ስለተለያየ ነገሮች አሰላስላለሁ ስለራሴ አሰላስላለሁ ስለቤተሰቦቼ አሰላስላለሁ እንደገና ደግሞ ስለቀሪ ህይወቴ ከዚህ በኋላ ስላለኝ ህይወት ምን መሆን እንዳለበት ምን አይነት ህይወት መኖር እንዳለብኝ በምን አይነት አቅጣጫና መንገድ መጓዝ እንዳለብኝ ምን መስራት እንዳለብኝ አሰላስላለሁ። ከሞትኩ በኋላ ራሱ ወዴት እንደምሄድና ከሞት በኋላ ስላለው ህይወት ምን ይቺ አለም ፍጻሜዋ ካለቀ በኋላ ይቺ አለም ከተፈጸመች በኋላ መጨረሻ ወዴት እንደሚሄድና የመጨረሻ እጣፋንታዬና እጣፋንታዬ ጽዋ ተርታዬ ምን ሊሆን እንደሚችል እያሰብኩኝ በዛ ውስጥ በጣም በማሰላሰል ውስጥ ገብቼ ለረጅም ደቂቃ እና ለረጅም ሰዓት ልቆይ እችላለሁ ማለት ነው። እና አንዳንድ ጊዜ በማሰላሰል ውስጥ ራሴን አገኛለሁ እና ብዙ ነገሮች የሚጠቅሙኝን ሀሳቦችንም አገኛለሁ እና ወደፊት ወደፊት ደግሞ ወደ ሊጠቅመኝ ወደሚችል ሀሳብና አቅጣጫ እንዳመራ ያግዘኛል ማለት ነው። ማሰላሰሉን በጣም አሰላስላለሁ ማሰላሰል አደርጋለሁ እኔ በግሌ።

ምን አይነት ዳቦ ትወዳለህ? እንግዲህ እኔ የምወደው የዳቦ አይነት የሀበሻ ዳቦ የሚባል አለ። እንግዲህ ከስር ሸክላ ምጣድ ላይ እንትን ይደፋና ዳቦ ይደፋና ከላይ ደግሞ በኮባ ኮባ ከላይ ተደርጎበት በላዩ ላይ ደግሞ የብረት ምጣድ ብረት ምጣድ በላዩ ላይ ይጫንና በብረት ምጣዱ ላይ ደግሞ እሳት ይደረግበታል ከላይም ከታችም በደንብ እኩል ይበስላል ያ እጅግ በጣም የሚጣፍጥ የዳቦ አይነት ነው የሀበሻ ዳቦ ይባላል። እሱን በጣም ነው የምወደው። ከዛ በተረፈ ሙልሙል የሚባል ደግሞ ዳቦ የዳቦ አይነት አለ። ሙልሙል ማለት ይሄ አብዛኛው ጊዜ ቡሄ ላይ ምናምን የሚሰራ ነው እና እሱም ደግሞ በአነስ አነስ ተደርጎ በዛው መንገድ በዛው ሂደት ሆኖ ግን አነስ አነስ ተደርጎ የሚጋገር ነው። ሌላው ደግሞ የዳቦ አይነት የምወደው ገረገልቻ የሚባል ነው። ከስርም ከላይም ከስር ሲበስል ይገለበጥና እንደገና ከላይም ያለው የሚበስልበት አይነት ሂደት ነው። እጅግ በጣም ይጣፍጣል ቁርስ ላይ በተለይ በጣም ደስ የሚል የዳቦ አይነት ነውና ይሄንን እነኚህን የዳቦ አይነቶች እወዳቸዋለሁ

ፍየል አይተህ ታውቃለህ አዎ እንግዲህ ፍየል አይቼ አውቃለሁ ምክንያቱም ፍየል እንዳውም እንኳን ማ ከማየትም አልፌ አርብቼም አውቃለሁ ገጠር እያለሁ ፍየሎች ነበሩ የኔም ባይሆኑ እንዲህ የቤተሰብ የጎሮቤት ፍየሎች ነበሩ በቃ እነዛን ፍየሎች አግጃለሁ ስለዚህ መስክ ላይ አውጥተን ከፍየሎችን በጎችን አንድ ላይ አግጄ አውቃለሁ ስለዚህ ፍየሎችን በደንብ አውቄ አውቃቸዋለሁ። አይቻቸዋለሁ ስጋቸውንም ታርዶ በልቻለሁ ስጋቸውም እጅግ በጣም ጣፋጭ ስጋና እጅግ በጣም ቆንጆ ስጋ ነው ያላቸው ለእርድ በተለይ ለስጋ ተመራጭ የሆኑ እንስሳቶች ቢኖሩ ፍየሎች ናቸው የፍየል ስጋ ለጤናም ጥሩ ነው መድሃኒት ነው ከዛም አልፎ ደሞ እጅግ በጣም ጣፋጭና በጣም የሚበላ የስጋ አይነት ነውና ፍየል አቃለሁ ባይኔም አይቻለሁ ጠብቂያለሁ አግጃለሁ ስጋቸውንም በልቻለሁ

ታሪክ መንገር ትወዳለህ? አዎ እጅግ በጣም በሚገባ ታሪክ መንገር በጣም ነው የምወደው። ምክንያቱም ታሪክ መንገር እጅግ በጣም ደስ የሚያሰኝ ነገር ነው። ያ ነገር በተለይም ደግሞ አሁን ካለው ሁኔታ ጋር አሁን ካለው ሁኔታ ጋራ ትስስር ካለውና አሁን ካለው ህይወት ጋራ እጅግ በጣም ትልቅ ቁርኝት ካለውና ያ ነገር አሻራ ካለው ለመናገር የሚያስደስት ታሪክ ከሆነ አዎንታዊ ነገርን ወይም አዎንታዊ እሳቤን ወይም አዎንታዊ ነገርን ጥሩ ያለፈ ታሪክ ከሆነ ያንን ታሪክ መናገር እጅግ በጣም ደስ ያሰኛል። ያስደስታል እና ያንን ታሪክ መናገር በዛ ረገድ ታሪክ መንገር በጣም ነው የምወደው ታሪክ መንገር እወዳለሁ። ነገር ግን አሉታዊ ነገር ጥሎ ካለፈ ታሪክ ያ ታሪክ መጥፎ ነገር ጥሎ ካለፈ ማህበረሰብን የሚጎዳ ህዝብን የሚጎዳ ሀገርን የሚጎዳ ነገር አድርጎ ካለፈ ያ ያንን ታሪክ ለመናገር ትንሽ ይከብዳል። ስለዚህ በሁሉም በኩል ግን ጥሩ ታሪክን ጥሩ ነው ብሎ መናገር መጥፎ ታሪክንም ደግሞ መጥፎ ነው ብሎ መናገር እና ከዛ ታሪክ ላይ ደግሞ ትምህርት ተምሮ ወደፊት ቀጣይ የሚመጣውን ትውልድ አቅጣጫ ማስያዝ እጅግ በጣም እወዳለሁ።